ኮፊያ መድረግ ትወዳለህ አሪፍ ጥያቄ ነው? ኮፊያ ብዙ ጊዜ የምናደርገው ሙቀት በሚኖርበት ሰዓት ይሄ ሙቀት መከላከያ ነው። አብዛኛው ጊዜ ባላደርግም ኮፍያ ማድረግ ግን እወዳለሁ። ለምሳሌ ሙቀት በሚሆንበት ጊዜ ፊቴን ለመሸፈን ስል ኮፊያ አደርጋለሁ ማለት ነው። እና ብርድ በሚሆንበት ሰዓት ደግሞ ብርድ እንዳይመታይ ራሴን ኮፊያ አደርጋለሁ። ብዙ ጊዜ ታደርጋለህ ብዙ ጊዜ አላደርግም ምክንያቱም ኮፊያ ማድረግ የራሱ የሆነ ችግር ስላለበት ለምሳሌ ፀጉር ቦራ ያደርጋል እና የተለያዩ ላበቶች በሚሆንበት ጊዜ ሳናክ ብንገልት የተለያዩ በሽታዎች ለምሳሌ ምች ሊያስመታን ስለሚችል እንደዛ አላደርግም ማለት ነው። ስለዚህ እኔ ማደርገው ብርድ በሚሆንበት ጊዜ ፀጉሬን በምንላችበት ጊዜና የተለያዩ ስራዎች ወይም ወክ በመሄድበት ጊዜ ኮፊ ማድረግ እወዳለሁ። ኮፊያ ማድርግበት ምክንያት አንደኛው ያው ስራን በምሰራበት ጊዜ እነዛን ኮፍያዎችን በማድረግ እንቀሳቀሳለሁ ማለት ነው

ቅሬታዎችን እንዴት ታስተናግዳለህ ቅሬታዎችን እንደ እንዳመጣጣቸው አስተናግዳለሁ ማለት ነው? ለምሳሌ ቅሬታ ከጓደኞች ሊመጣ ይችላል ከስራ አጋሮች ሊመጣ ይችላል ከቤተሰብ ሊመጣ ይችላል እነዛን ቅሬታዎችን እንደመጡበት አድርጌ አስተናግዳለሁ። ለምሳሌ ቆሬታ ማለት ልክ ከምንሰራው ስራው ላይ እንትን ሊሆን ይችላል ከምንሰራው ስራዎች ላይ ደስተኛ ላይሆኑ ይችላሉ። የዛን ጊዜ ቅሬታ ሊመጡ ይችላሉ ስለዚህ እነዛን ቅሬታዎች እንዳመጣጣቸው እናስተናግዳቸዋለን ማለት ነው። ስለዚህ ሁሉም ሰው ቅሬታ ማስተናገድ አለበት ማውጣት አለበት ማለት አስባለሁ ማለት ነው

ከመሬት ላይ መቀመጥ ይመቻል ወይ? ተመቸቸ ከመሬት ላይ መቀመጥ በጣም ማሪፍ ነው። በጣም ምቹ ሁኔታን ይፈጥራል። ምክንያቱም ወንበር ላይ ተንጠልጥሎ ከመቀመት ይልቅ ወንበር ላይ ስንቀመጥ የተለያዩ ምቾት ይሰማናል ማለት ነው። ስለዚህ ወንበር ላይ ሁሉም ሰው መቀመጥ አለበት ሳይሆን ሁሉም እንደ ምቾቱ ወንበር ላይ የሚቀመጠው ወንበር ላይ፣ መሬት ላይ የሚቀመጠው ወንበር ላይ ቢቀ መሬት ላይ ቢቀመጥ ይመቻል ማለት ነው። ምክንያቱም እሱ እንደሚመቸው ሁኔታ አድርጎ መቀመጥ አለበት። ለምሳሌ እኔም ከወንበር ከመቀመጥ ይልቅ መሬት ላይ መቀመጥ ደስ ይለኛል። ምክንያቱም መሬት ላይ ስቀመጥ የተለያዩ ምቾት ይሰማኛል። ማለት ነው ለኔ ራሴ። ስለዚህ ይሄን ምቾት ደግሞ እኔ ራሴው በጣም ሳነበት፣ ሰው ጋር ስጫወት፣ ብዙ ጊዜ የምቀመጥ ከሆነ በተለይ ወንበር አልቀመጥም ምክንያቱም መሬት እንደፈለኩ እንደሻ እቀመጣለሁ ማለት ነው። ስለዚህ አብዛኛው ጊዜ ብዙ ጊዜ ረጅም ሰዓት መቀመጥ ከሆነ እኔ መሬት ላይ ነው የምቀመጠው።

የትርፍ ጊዜ ማሳለፊያዎቹ ምንድን ናቸው። አሪፍ ጥያቄ ነው። አሁን እንደው እረፍት ጊዜ ወይም እረፍት ላይ ስላለሁኝ ትርፍ ጊዜን እኔ ማሳለፍ በተለይ ሁኔታ ነው። ለምሳሌ ትርፍ ጊዜን ማሳልፈው ጓደኞቼ ጋር በመጫወት፣ የተለያዩ ስራዎችን በመስራት፣ ዘመድ ወዳጁን በመጠየቅ ነው። ለምሳሌ አሁን እያሳለፍኩት ያለሁት ዩኒቨርሲቲ ስለሆነ የተለያዩ ስራዎችን ለምሳሌ የተለያዩ ትምህርቶችን ከማህበራዊ ገጾች እንደ ዩቲዩብ አይነቶች የተለያዩ ትምህርቶችን ለወደፊት ለህይወቴ ይጠቅሙኛል የምላቸውን ትምህርቶችን የተማርኩ እገኛለሁ። ደግሞ በዚህ ትረፍ ሰዓት ደግሞ ስሊንኮ ቮይስ ሪከርድ ላይ እየሰራሁ እገኛለሁ። ስለዚህ ትርፍ ጊዜዬን እኔ የማሳልፈው የተለያዩ ስራ በመስራት ነው እንጂ እንደማንም ሰው አልባሌ ቦታ አላሳልፍም ማለት ነው። ስለዚህ እነዚህ ትርፍ ጊዜዎቹ ለኔ በጣም ደስ የሚሉ ዋሳኝ ጊዜዎች ናቸው። ስለዚህ ሁሉም ሰው ትርፍ ጊዜ እንደ ሰው ይለያያል ማለት ነው። ሰው ትርፍ ኳስ ሲጫወት እሚያሳልፍ አለ። የተለያዩ ጨዋታዎችን አማዝናኛ ቦታዎች ሄዶ የሚያሳልፍ አለ። እኔ ግን ትምህርቶችን ከማህበራዊ ጋር ሰዎች እና ቤተሰቦቼ ጋር መጫወት ነው ደስ የሚለኝ። እንጂ ሌላ ቦታ ሄዶ መሳለፍ ደስ አይለኝም።

የምትወደው ቁጥር ስንት ነው? የምወደው ቁጥር ማለት እኔ ህይወቴ የተገናኙ ቁጥሮች አሉ። ለምሳሌ አስራ አንድ ሃያ አንድ ሃያ ሰላሳ አንድ የተባሉ አንድ አንዳንድ ቁጥሮች አሉ እነዚህ ቁጥሮች ለምሳሌ እነዚህ ቁጥሮች የተለያየ ህይወት ላይ ገታ መኞች አሉ። እና መካራ ጊዜ ነው ያሳለፍኩባቸው ቁጥሮች ስለሆኑ አብዛኛው ጊዜ እወዳቸዋለሁ። አክብረህ የሚያይዛቸው አሉ ለምሳሌ እነዚህ ጎዳሎ ጎዳሎ የሆኑ ቁጥሮች ከእኔ ህይወት በጣም ትልቅ የውጤትም የሆንኩበት ዘመንም ነው የወደኩበት ዘመንም ነው። ወደፊት ደግሞ ለመሻሻል ማድረግባቸው ዘመዱ ዘመን ዘመናዊ አለም ላይ ስኖርም የወደኩበት እነዚህን ቁጥሮችን በመስታወስ ግን እነዚህ ሃያ አንድ አስራ አንድ እነዚህ እነዚህ ጎደሎ ቁጥሮችን በመስታወስ ህይወቴን ለወደፊት ለማሻሻል የጣጣርኩ እገኛለሁ የሞከርኩ እገኛለሁ ማለት ነው። ስለዚህ እነዚህ ቁጥሮች ለኔ የተለያዩ ናቸው በህይወቴ ነህ የተለያየ ስራ ይሰራሉ ማለት ነው

ወተት ትጠጣለህ? አዎ ወተት እጠጣለው ወተት በጣም የምወደው ከመጣችሁባቸው መተቶች ወተት ነው በጣም ነው ምወደው አሁን ቡና ሰዓት ላይ መኪያቶ እጠጣለው ማለት ነው። ምክንያቱም ወተት ሁሉ ተዋጾችን ይመቹኛል። ለምሳሌ ቅቤ እርጎ አይብ ሁሉም የማይመች የለም። ወተት ወተት ላይ ስለዚህ ሁሉንም ወተት ተዋጾችን እወዳለሁ ማለት ነው። ምክንያቱም ወተት በጣም ጠቃሚ ነው ጉልበት ይሰጣል ሰውናታችንን ያለሰልሳል። ለምሳሌ ቅቤ ቅቤ እራሳችን በምንቀበበት ጊዜ ፀጉራችን ይለሰልሳል ግንባራችን ይለሰልሳል። ስለዚህ ሁሉም ሰው መጠቀም እና አለበት ብዬ አስባለሁ። የወተ ተዋጾዎችን ስለዚህ እኔ እየተጠቀምኩ እገኛለሁ። ለምሳሌ ቡና ሰዓት ላይ ቅድም እንዳልኩት ወተት ቤት የተፈላ ወተት እጠጣለሁ በስኳር በቅመም የሆነውን ወጣት በጣም የሚያምረውን አንዳንድ በዓል ጊዜ አይብ እባላለሁ ማለት ነው። ስለዚህ ወተት ተዋጾዎች ለኔ በጣም አንደኛ ምርጫዬ ናቸው

የመንገድ ስም ታውቃለህ? የመንገድ ስም አውቃለሁ አዎ መንገድ ማለት። እኛ ሀገር ወይም ኢትዮጵያ አንፃር ስናይ እና የተለያዩ መንገዶች ሲወጡ በተለያየ ስሞች ይወሰናሉ ወይም ይሰየማሉ ማለት ነው። ምክንያቱም እነዚህ ስሞች ለሀገር ባለውለታ የዋሉ ሰዎች ስም ሊሆን ይችላል። እነዚህ ስሞች እንግዲህ ትልቅ አስተዋጽኦ አላቸው ለምሳሌ ስም እንዳይረሳ የሰራው ስራ እንዳይረሳ ነው። አብዛኛው ጊዜ ምናደርገው ለምሳሌ የበላይ ዘለቀ መንገድ ወይም ቴዎድሮስ ምናምን በቃ ክፍለ ከተማዎችን በስም መጥራት የመሳሰሉትን ነገሮችን እናደርጋለን። ይሄ ደግሞ ለሀገር ባለውለታ የሆኑ ሰዎችን ከመረሳት ብለን ነውና ስለዚህ በጣም ደስ ይለናል በጣም ሀሪፍ ነው። የነዚህን ስሞችን መንገድ ታውቃለህ? የሚለው አዎ መንገድ አውቃለሁ ቅድም እንዳልኩት የቴዎድሮስ የሚኒሊክ እና የበላይ ዘለቀ እነዚህ ሁሉ አሉ ስሞች ማለት ነው

ገንዘብህን በደንብ ታስተዳድራለህ አሪፍ ጥያቄ ነው? አዎ ገንዘቤን በጣም ነው የማስተዳድረው ምክንያቱም ገንዘቤን ካላስተዳደርኩኝ ምክንያቱም ዛሬን አግቼ ዛሬ ባጠፋ አሁን ገንዘብን አስተዳደርክ አይባልም ገንዘብ አጠፋ ስለሆነ ስለዚህ ገንዘቤን በጣም ነው የማስተዳድረው። ምክንያቱም ገንዘብ ሳስተዳድር አስተዳደር ማለት ያለህን ገንዘብ በጊዜ በቦታ ወስነህ በቁጠባ በመጠቀም ማለት ነው። ለነገን በማሰብ ዛሬን ተቸግረንም ቢሆን ለነገ ማስቀመጥ መቆጠብ ማለት ነው። ስለዚህ ለምሳሌ የራሳችንን ገንዘብ መጀመሪያ ማስተዳደር ካልቻልን እና ውጤታማ ከሆነ ነገ ነገ ድርጅት ላይ ገብተን የትልልቅ ድርጅት ገንዘብ እናንከሳክሳለን እናስተዳድራለን ማለት ነው። ይሄ ደግሞ በጣም ጠቃሚ ነው ስለዚህ ሁሉም ሰው መቻል አለበት የራሱን ገንዘብ ራሱ ማስተዳደር አለበት። ስለዚህ ይሄ መስተዳደር የሚጀምረው ከራሳችን ትንሽ እያልን ተማሪ እያልን ጀምሮ መጀመር ያለበት ብዬ ማስብ። ስለዚህ ገንዘቤን በደንብ ነው ማስተዳድረው

ከስራ ባላደረቦቹ ጋር ጥሩ ግንኙነት አለ አሪፍ ጥያቄ ነው። አዎ ስራ ጓደኞቼ አጋሮቼ ባለ ደረቦቼ ጋር በተም ጥሩ የሆነ ግንኙነት አለ ይሄ ደግሞ ለስራ ውጤታማነት በጣም አስፈላጊ ነው። ሁሉም ሰው ስራ ከመግበቱ በፊት ስነምግባር ሊኖር ይገባል እዛ ስነምግባር ደግሞ አለቆች ጋር የስራ አጋሮች ጋር ተስማምተህ እንድትኖር ስራ እንድትሰራ ዘላቂ ሰራተኛ እንድትሆን ያግዛል ማለት ነው። ለምሳሌ ስለ በደረቦቼ ጋር እኔ ያለኝ ግንኙነት በጣም በፍቅር ነው የምንኖረው። ለአንዱ የከበደውን ለአንዱ የተጋገዝነው ይሄ የኔ ስራ ነው ይሄ ያንተ ስራ ነው ሰነባባል ይሄ ሁላችንም በትብብር እየሰራን ስራችንንም እያሳደግን እንገኛለን። ስለዚህ ለወደፊትም እንደዚህ አይነት የአገርነት ወደፊት ይቀጥላል ማለት ነው። ለምሳሌ አንዱ የስራ አጋራችን ታሞ ቢቀር የዛን ስራን እኔ ወይም ስራ አካል ያለው ሰው እየሸፈነ እንውላለን ማለት ነው። ለምን ቀረ ለምን እንደዚህ አለ ሳንል እየሸፈንን። ለወደፊትም እንዲህ እንከትል እንዲህ አይነት ፍቅራችን እንዲበዛ እያደረግን እንገኛለን ማለት ነው። ስለዚህ እኛ መስሪያ ቤት ሁሉም ሰው መስራት ነው የሚፈልገው ምክንያቱም ሁላችን የዚህ ስራ ፍቅር ስላለን ወይም የርስ በርስ ግንኙነታችን በጣም የዘለቀ ፍቅር ስላለው ሁሉም ሰው ይወደናል። ያክብረናል አለቃችን አንድ ቀንም ተነግሮን አያውቅም። ስለዚህ እንደፈለገ ሆኑ ነው የሚል ምክንያቱም የራሳችንን አውቀን ስለምንሰራ

ጥራት ያለውን ስራ ማቅረብ ትችላለህ? አዎ አሪፍ ጥያቄ ነው ጥራት ያለው ስራው ነው። ምክንያቱም እኔ ከብዛት ይልቅ ጥራት ያለውን ትንሽ ስራ ማቅረብ ነው የምወደው። ምክንያቱም ጥርት ያለ ስራ ስትሰራ ሁሉ ሰው ይወድሃል እጅህን ያደንቃል። ስለዚህ ሁሉም ሰው ስራ ከመብዛት ይልቅ ጥራት ያለውን ስራ ቢሰራ ተመራጭ ነው ብዬ አስባለሁ። ምክንያቱም ጥራት ያለው ስራ በጣም አሪፍ ነው በጣም ደስ የሚል ነው። ምክንያቱም ግብስብስሱን ሁሉ አስገብተህ ቶል ቶሎ ሰራሁ ብለህ ከምታበላሽ። ትንሽ ጊዜ ተጠቅመህ ብዙ ሰዓት ተጠቅመህ ትንሽ ስራ መስራት ይቀላል ብዬ እንደኔ እንደኔ እምነት አለኝ። ምክንያቱም እኔ የማደርገውም ሁል ጊዜ የማደርገውም እንዲህ ስለሆነ ትንሽ ስራ ነው የሚሰራው ትንሽ ጊዜ ተጠቅሜ ትንሽ ስራዎችን ነው የምሰራው። ስለዚህ አብዛኛው ጊዜ እንዲህ ውስጥ በዚህ በማድረግ አውቃለሁ ማለት ነው። ስለዚህ ጥራት ያለውን ነው እንጂ መቅረብ የምፈልገው ትንሽ ስራዎችን ለመስራት አልገደድም ማለት ነው። ስለዚህ እኔ ሁል ጊዜ የማደርገው እኔ ጥራት ያለው ስራ ላይ ነው የማስተውለው ወይም ሁል ጊዜም ጊዜ የምሰጠው ማለት ነው

ይህ ሽያጭ ግቦች አሉህ በጣም አሪፍ ጥያቄ ነው። ምክንያቱም ለወደፊት እኔ ነጋዴ መሆን ስለማስብ የተለያዩ የሽያጭ ግቦች አሉ ማለት። የተለያዩ ዝቅ ያሉ ነገዴች ገዝቼ ትልቅ ነጋዴ ስለምሆን። ለመሸጥ እክድ የሄጄ የተንቀሳቀስኩት ብር እና እውቀቴን ጉልበቴን ሄዤ ለወደፊት ለመግባት የስራ ሁኔታዬን ያመቻቸው ምን አይነት ስራ የትኛው ቦታ ላይ ይመቻል የሚለውን እያጠናው እገኛለሁ። ስለዚህ የሽያጭ ግቦች አሉኝ። የነዚህ ግቦች በጣም መሰራታዊ የሆኑ ግቦችን አቶ ግብ ሲባል ለምሳሌ የምንደርስበት አለማ እና የምንደርስበት ግብ አለ። አሁን ግብ የአንዳንድ ሰው ያስቀምጣል ለምሳሌ ተማሪ ስትሆን አስራ ሁለት ተፈትኜ አልፌ ዩኒቨርሲቲ እገባለሁ ስንል አንድ ግብ ነውና። ስለዚህ የተለያዩ ግቦች ይኖራሉ። ስለዚህ እነዚህ ግቦችን ግብ ለማዳረስ ስል ይሄ ስያጭ ግብ አለኝ ማለት ነው። ስያጭ ግብ የሚጀምረው በትንሿ። እንዴት አድርጌ ልጀምር ከሚል ጀምረው ነው። ስለዚህ ይሄ ሁሉ አለኝ ማለት ነው። እኔ ስለዚህ የተለያዩ ሽያጭ ግቦች አሉ

ሃይማኖታዊ ግብር ታክብራለህ? የሚል ጥያቄ ነው ምክንያቱም ሃይማኖት እኛ ጋር አንፃር ትልቅ ዋጋ ያለው ነው። ከምንም ነገር በላይ ሃይማኖታችን ይበልጥብናል ማለት ነው። ለምሳሌ ሃይማኖት የመጣ ነገር ሁሉ ቅድሚያ ነው የምንሰጠው። ለህይወታችንን እንኳን አንሳሳም። ስለዚህ ሃይማኖታዊ ግብር ታክብራለህ አዎ ግብር ስንል ስራ ማለት ነው። ለምሳሌ ከሃጥያት መስራት መቆጠብ። ለምሳሌ አሁን ዘመኑ ክፉ ስለሆነ የተለያየ ማህበራዊ ገጾች ላይ የሚለቀቁ ቆሻሻ ነገሮች አሉ። እና ዛን ከመያየት እከለከላለሁ ማለት ነው ምክንያቱም ይሄ ደግሞ ማህበራ ሃይማኖታዊ ግብር ታከብራለህ የሚለውን ጥያቄ ስለሚያፋልስብኝ ወይም እዚህ ስለተጠየቅነው ብቻ ሳይሆን ለህይወታችን አስጊ ስለሆነ እነዛን ግቦችን አናረግም ማለት ነው። ስለዚህ ይሄ ዘመናዊነት የመጣው ሃይማኖት ጋር ተቃራኒ ጎን መቆም ለኛ ሀገር አንፃር በጣም ፋይዳ የሌለው ነገር ሲሆን ሁሉም እኛ ሀገር ሃይማኖታዊ ነው። ሰው ሁሉ የራሱ ሃይማኖት ወግ ባህል አሉን ስለዚህ የሃይማኖት ግብር የአንዳንዱን ዜጋ ያክብራል ማለት ነው። ስለዚህ እኔንም እንደ ጥያቄ መሰረት ሃይማናታዊ ግብሮችን በጣም ነው የማከብር ማለት ነው።

ስትታመም ከስራ ትቆያለህ አዎ ሁሉ ሰው ታሞ ስራ ላይ ማረፍ አለበት እስከሚድን ድረስ። ሁሉም ዜጋ ነው የአሰሪም ግዴታው ነው። ከስራ ማሳረፍ ምክንያቱም እየታመምክ ስራ ላይ ብትገባ ውጤታማ አልሆንም ማለት ነው። ስለዚህ ሁሉም ሰው ከታመመ ስራ መሄድ የለበትም ብዬ አስባለሁ። ይሄ ለኛም ጥሩ ስለማይሆን ሁሉም ሰው ከታመመ ስራ ላይ መውጣት አለበት እስኪሻለው ድረስ የተለያዩ ራሱን መንከባከብ ራሱን ማስታመም አለበት ብዬ አስባለሁ። ስለዚህ እኔ የተጠየኩኝ እኔ ከታመምኩ በኋላ ስራ አልገባም ከስራ ቆይቼ ነው እንትን የምለው ከተሻለ በኋላ ነው ወደ ስራ የምገባው። ስለዚህ ይሄ ደግሞ ለኔ ጥሩ ነው ሁሉን ጊዜ የማደርገው ነው በዛውም እረፍትን አጣጥማለሁ። ስታመም የተለያዩ ዘመዶች ለመጠየቅ ስለሚመጡ እነሱ ጋር እንዲህ አሳልፋለሁ እስኪሻለኝ ድረስ ማለት ነው። ስለዚህ ዞሮ ስራ አልገባም

ወደ ስራ በሰአቱ ትደርሳለህ አዎ ሁሉም ሰው ይሄን በሰአቱ መድረስ ያለበት ሀላፊነት ወይ ግዴታው ነው። አንደኛው ሁሉም ሰራተኛው በሰአቱ መድረስ ግዴታና ሀላፊነቱ ነው። ስለዚህ እኔም እንደ ሰራተኛ ሁል ጊዜ በሳቱ ነው የምደርሰው። በሰአቱ ነው ሁሉን ነገር የማደርገው። ስለዚህ ሁል ጊዜ በሰአቱ ደርሳለሁ በሰአቱ ነው መሄድ ስለዚህ አሪፍ ጥያቄ ነው። ወደፊትም ሁሌ በሰአቱ ደርሼ እንትን እላለሁ ምክንያቱም ከሀላፊነት ቦታ መከወን ስለምትፈልግ። ሀላፊ የሆነ ደግሞ ለሰራተኛ አሪያ ነው መሆን ያለበት። ቀድሞ መገኘት አለበት ከድሞ ቢሮ ላይ መገኘት አለበት። ስለዚህ ይሄን ተግባር ለወደፊት እኔ ሲብማድግ ስለምፈልግ። እኔ ራሴ ለመሆን ስለምፈልግ ቀድሜው ወደ ሰዓቱ በስራ እገባለሁ ማለት ነው። ስለዚህ አሪፍ ጥያቄ ነው አመሰግናለሁ ለዚህ ጥያቄ ስለተጠየኩ።

ምን አይነት ልብስ ትወዳለህ? ብዙ አይነት ልብስ እወዳለሁ። ምክንያቱም መጀመሪያ የልብስ አይነቶችን መከፋፈል እንችላለን በእኔ አንፃር ማለት ነው። ለምሳሌ የስራ ልብስ አለ የባህል ልብስ አለ። እና ቤት ላይ ስሆን ደግሞ ከስራ ስቀር የምለብሳቸውን ልብሶች አሉ። ስለዚህ የስራ ልብስ ስንል አሁን ሱፍ ነው አብዛኛው ጊዜ ስራ ስሄድ የምለብሰው ይሄ በጣም ለስራ ያለኝ ፍቅር ይቀንሳል ምክንያቱም ለሰው ጽድት ብለህ መታየት አለበት። ሁለተኛ ደግሞ ቤት ላይ ስሆን የምለብሳቸው አነስ ያሉ ዋጋቸውም ዝቅ ያሉ ቀለል ያሉ ለአለባበስ ምቹ የሆኑ ቤትን የሚገልጹ እንደ ቱታ አይነቶች ቁምጣ ሱሪዎች እና ቲሸርቶች ዝም ብለው የሆኑ ናቸው። ሁለተኛ ወይም ሶስተኛው ባህል የባህል ልብስ የምንለው በአመት አንዴ በወር አንዴ የሚለበሱ ልብሶች አሉኝ። እነዚህ ልብሶች በዓል ሲሆን ብቻ ነው የሚወጡ ምክንያቱም ለመታጠብም ትንሽ ከበድ ስለሚሉ እነዚህ ልብሶችን በአመት አንዴ በሳምንት አንዴ አድርጌ ነው የምለብሳቸው ስለዚህ በጣም አሪፍ ጥያቄ ነው። አዎ ብዙ አይነት ልብስ አለ ምን አይነት ልብስ ትወዳለህ? ሁለት አይነቶች ቅድም የዘረዘርኩ የስራ ልብስ እና የባህል ልብስ እወዳለሁ ማለት ነው

ስንት ኢሜል ትልካለህ ይላል ጥያቄው ምርጥ ጥያቄ ነው? ምክንያቱም በስራ ጉዳይ በቤተሰቦች እና የተለያዩ ጓደኞች ጋር ሰላምታ ልውውጥ ሊሆን ይችላል። እና የተለያዩ ስራዎችን እንትን ለማለት በቀን ውስጥ ብዙ ኢሜሎችን እንቀበላለን ወደ ሰውም እንልካለን ማለት ነው። ስለዚህ ኢሜልን ስንልክ ለምሳሌ የተለያዩ ደብዳቤዎችን ሰው ወደ ሰው ወይም ከድርጅት ወደ ሰው እንልካለን። ለምሳሌ እኔ ጓደኞቼ ጋር የምገናኘው በኢሜል ነው። አሁን ዘመኑ የቴክኖሎጂ ስለሆነ ኢሜሎችን በመጠቀም ጓደኞቼ ጋር በኢሜል እንገናኛለን። ስንፈልግ አሁን ለምሳሌ ቤተሰቦቼ ጋር ቪዲዮ ኮል በኢሜል እንገናኛለን ማለት ነው። ይሄ ደሞ ቀላል ያረግልናል። ምክንያቱም ለምሳሌ ቴሌግራም አይነቶች ማህበረገጾችን ከምንጠቀም ይሄን ኢሜላችንን በመጠቀም በጎግል ሚቲንግ መገናኘት በጣም ቀላልና በጣም ጥሩ ስለሆነ። ይሄ ደሞ በጣም አሪፍ ነው። ስለዚህ በስራ ምክንያት ብዙ ኢሜሎችን በቀን እልካለሁ ለምሳሌ የበላይ ሀላፊዎች ወደ ኢሜሎች እልካለሁ እነሱን የእነሱን ኢሜል ደግሞ እመልሳለሁ ማለት ነው። ደግሞ ጓደኞቼ ጋር የተለያዩ ፋይሎችን የስራ ጥሪዎችን ወደ ደንበኞች በኢሜል አመካኝነት እልካለሁ ስለዚህ በቀን ብዙ ሺህ ኢሜሎችን እመልሳለሁ ማለት ነው። እልካለሁ ስለዚህ ይሄን ነው ያክል ነው ብዬ አልወስነውም ማለት ነው። ስለዚህ ኢሜሎችን እልካለሁ እቀበላለሁ ስለዚህ ይሄ ኢሜል መኖሩ ደሞ ስራችንን አቅሎልናል። ምክንያቱም ድሮድሮ ቢሆን ወይ ሰው ልከን ወይም እንደዚህ አይነት ቴክኖሎጂ ሳይመጣ ደግሞ በስልክ ብቻ በመደዋወል ለምሳሌ በተን ስልኮች ወይም ጠቅጠቅ ስልኮችን በምንይዝበት ወቅት እነዚህ ስልኮችን በመጠቀም መደዋወል ብቻ ነበር የነበረ አሁን ግን አቅሎልናል ማለት ነው። ጥሩ ነው በጣም ደስ ይላል

በምን ትመገባለህ ይላል ጥያቄው? በምን ትመገባለህ ሲባል አሁን ጥያቄ? እንግዲህ በብዙ ነገር እንመገባለን ለምሳሌ ምንመገበው በእንትን ሊሆን ይችላል። በጥያቄው ምን እቃውን ሊሆን ይችላል። በሰርቪስ በሳህን እንመገባለን። ምግብ ስንመገብ ቤተሰቦች ጋር ተሰብስበን አንድ ላይ እንበላለን ምክንያቱም ተሰብስበን በምንበላለት ወቅት ምንበላው ነገር እንድንበላ ያደርገናል ፍላጎት እንዲኖረን ያደርገናል ማለት ነው። ስለዚህ ስንመገብ የተለያዩ ሀሳቦችን እያነሳን እናወራለን። ለምሳሌ ስለ አስቤዛ ሊሆን ይችላል እነዛን እያነሳን የሳምንቱ ወጭዎቹን እናወራለን። ስለዚህ በጋራ በምንመገብበት ወቅት የተለያዩ ስራዎችን ልናወራባቸው እንችላለን። ቤተሰቦች ጋር የተለያየ ጊዜ ልናሳልፍ እንችላለን። ምክንያቱም በትሪ በሳህን አንድ ላይ ተሰብስበን በምንምመገብበት ጊዜ የተለያዩ ሀሳቦች ሊነሱ ይችላሉ ማለት ነው። እነዚህ ደግሞ በጣም ጥሩ ናቸው። እና ደስ ይላል በጣም

አዳዲስ ቴክኖሎጂዎችን መማር ትወዳለህ በጣም አሪፍ ጥያቄ በጣም ደስ የሚል ጥያቄ ነው? ምክንያቱም አሁን ሁሉም ሰው ቴክኖሎጂ መማር ግዴታው ነው ምክንያቱም ቴክኖሎጂ እያንዳንዱ ስራችን ላይ እያንዳንዱ እለት እለት ኖሮአችን ላይ አብሮ ስለሚገባ። ቴክኖሎጂ ሁሉ ሰው መማር አለበት ምክንያቱም ቴክኖሎጂ ስንል በእጃችን ላይ ያለውን ትንሹን ስልክ ብንወስድ ይሄ ስልኩን እንዴት መጠቀም እንደምንችል ማወቅ የሁላችን ግዴታ ነው። ለምሳሌ ስልካችን ላይ የተለያዩ እንትኖች አሉ መተግበሪያዎቹ እነሱን መተግበሪያዎችን ለመስተካከል ወይም ለመጠቀም ቴክኖሎጂን መጠቀም ግድ ይላል ቴክኖሎጂን መማር ማወቅ ግድ ይላል ማለት ነው። ስለዚህ በዚህ ትንሹ የጀመረ ቴክኖሎጂ መማር ስንል ለምሳሌ ወደ ትልልቅ ቴክኖሎጂዎች ለመሄድ እንችላለን። ቴክኖሎጂ አዳዲስ ቴክኖሎጂ ስንል አዳዲስ መተግበሪያዎችን በህይወታችን ውስጥ መታከም ለምሳሌ ቴሌብር ቴሌብር የመሳሰሉትን ኤምፒኤስአይ የመሳሰሉትን እይተጠቀምን ስንሄድ ወደ ረዣዥም ወይም ወደ አዲሱ ወደ ትልቁ ቴክኖሎጂዎች እንሄዳለን ማለት ነው። ስለዚህ በጣም አሪፍ ነው

ቃልህን ትጠብቃለህ? አሪፍ ጥያቄ ነው። ቃላችንን መጠበቅ የሁላችንም ሀላፊነት ነው። ቃል ስንል ለምሳሌ ለአንድ ሰው ምንገባለት ለዛ ቃል መጠበቅ ግዴታ ነው። ለምሳሌ ቃል ስንል ለምሳሌ ለአንድ ሰው ወይም ለምታገባት ሚስትህ ቃልኪዳን ታደርጋለህ የቃልኪዳን ደግሞ የማይዋሽ የማይካድ። ትልቅ እዳ ነው ስለዚህ ሁሉም ሰው ይሄን ቃል ኪዳን መጠበቅ አለበት ብዬ አስባለሁ። እንደኔ ስለዚህ ሁሉም ሰው ይሄን ቃል ኪዳን ሲጠብቅ በጣም ጥሩ ነው። ምክንያቱም ታማኝነትን እናትርፋለን። እና ስለዚህ በጣም ጥሩ ነው። በጣም ምርጥ ጥያቄ ነው። ሁሉም ሰው እየጠየቀ ያለው ነው። ቃል ኪዳን ስንል የማይሰበር የማይገራደስ ከሁለታችን ውጪ ሌላ ማንም ማያውቅ ማለት ነው። ስለዚህ አሁን አሁን ጊዜ ቃል መጠበቅ ቀርቷል። ስለዚህ እኔ እንደኔ ሀሳብ። ቃል ከማፍረስ ይልቅ ቃል ባንግባባ አሪፍ ነው ብዬ አስብ

አዎንታዊ አስተያየትን ተቀብለህ እ ታውቃለህ አሪፍ ጥያቄ ነው? አዎንታዊ ወይም ይሁንታ እ የ ለ የሚሆን ለወደፊት ሊከሰት ሊሆን የሚችል ማለት ነው ይህ በጣም ምርጥ ሀ ሀሳብ ነው። አዎ ተከፊ አውቃለሁ። ለምሳሌ ስራ ላይ እንዲህ እንዲህ ምት የታማ ትዋናለህ ሲሉ? አዎ እዋናለሁ ብዬ ተንካራ ጎኔን እወስዳለሁ ማለት ነው። ሌላኛው ደግሞ ስራ ላይ እንደዚህ እንደዚህ አይነት ኪሳራ። ይደርስብሃል ብሎ ሰው ሲመክረኝ አዎ ብዬ በመቀበል እንትን እላለሁ ማለት ነው። አዎ ብሎ በመቀበል የዚን የሚመጣውን ችግር ለመፍታት እሞክራለሁ እምቢ ከማለት ይልቅ። እቀበላለሁ ማለት አዎንታዊ አስተያየት ተቀብሎ ያውቃሉ በጣም ምርጥ ጥያቄ ነው። አዎንታዊ አስተያየት ከምን ከምን ልንቀበል እንችላለን? ከቤተሰብ ከጓደኛ ከዘመድ ከእህት ወንድም ወይም የስራ አጋሮች ላይ አዎንታዊ ሀሳብ ልንቀበል እንችላለን። ስለዚህ ያን ሀሳብ ተቀብለን ላንተ ያልታየው ለእነሱ ሊታይ ስለሚችል። ይሄን ሀሳብ መቀበል ሁላችንም ግዴታ ነው ማለት ነው። ስለዚህ እኔ ሁል ጊዜ እቀበላለሁ በጣም ጥሩ ነው። ብዙ ጊዜም ጠቅሞኝ ያውቃለሁ

ሾርባ ትወዳለህ አሪፍ ጥያቄ ነው ብዙ አይነት ሾርባዎች አሉ። ሾርባ ስንል ለምሳሌ ቤት ላይ የሚዘጋጁ ሾርባዎች የአትክልት ሾርባዎች አሉ። በጾም ወራት የምንጠቀማቸው ሌላ ደግሞ ከአጥንት ወይም ከስጋ ነክ የሚሰሩ ሾርባዎች አሉ። ስለዚህ ሁለቶችንም እወደዋለሁ ሁለቱም ሾርባዎች በጣም ነው የሚመቹኝ። ስለዚህ በተለይ የጾም ወቅት ሾርባ የአትክል ሾርባ ምንጠ ጣው ሾርባ ጉሮሮአችንን ያላሳልሳል ሰውነታችንን ውስጣችንን ያርሰናል ማለት ነው። ስለዚህ በጣም ሀሪፍ ነው በጣም መጠቀም አለብን። ሁሉም ሰው የጾም ሾርባ የአትክልት ሾርባ ቢጠቀም ለሰውነቱም ጥሩ ነው። ስለዚህ በሆድ ድርቀትም ሀሪፍ ነው። ስለዚህ የግድፍት ወይም የስጋ ሾርባዎች ደግሞ ሰውነታችን ለገንቢነት ወይም ሰውናታችን እንዲወፍር ያደርጋሉ ማለት ነው። እነዚህ ደግሞ አብዛኛው ሁልጊዜ ስለማንጠቀማቸው ምክንያቱም ግድፍት ትናንት ጾም በማይሆንበት ሰዓት ነው አብዛኛው ጊዜ የምንጠቀማቸው ስለዚህ ሾርባ እወዳለሁ

በእጅ መጻፍ ትወዳለህ ያው በሌላ ነገር አንጽፍም መቼስ በእግራችን አንጽፍ ሁላችንም በእጅ ነው የምንጽፈው። በእጅ ስንጽፍ ደግሞ ሁለት አይነት እጅ አለ የግራ እጅዋ ነው ግራኝ ወይም ቀኝ እጅዋ ነው ቀኝ እጅ አለ እና ስለዚህ እኔ ይሄ ቀኝ እጅ ነኝ። ያው አብዛኛው ጊዜ የምጽፍ በቀኝ ነው። ስጀመር የምንጽፍባችሁ ብእሮች አሉ ለምሳሌ በእርሳስ በብእር እና በማርከር በመሳሰሉት ነገሮች እንጽፋለን። እኔ አብዛኛው ጊዜ በቢክ እስክርቢቶ መጻፍ ነው ደስ የሚለኝ። እኛ ሀገር አቅራቢያ ያለው በቢክ እስክርቢቶ ነው የኬንያ ቢክ እስክርቢቶ በዛ መጻፍ ደስ ይለኛል። ስለዚህ አብዛኛው ጊዜ ጽሁፎቼን የምጽፍ በቢክ እስክርቢቶ በቀኝ እጄ ነው መጻፍ እወዳለሁ። መጻፍ ስንል ለምሳሌ የተለያዩ መጽሐፍትን አንበን እዛ መጽሐፍ ላይ የምናገኛቸውን ፍሬ ፍሬ ሀሳቦችን በመጻፍ ለወደፊት የሚጠቅሙኝ ሀሳቦችን እየጻፍኩ በእጄ ይዛለው ማለት ነው። ይሄ ደግሞ በጣም አሪፍ ነው ጠቃሚ ነው። ምክንያቱም ሁሉም ሰው መጻፍ አለበት። እነዚህ ሀሳቦችን ጽፎ መያዝ አለበት ማለት ነው። ስለዚህ ሁሉም ሰው እነዚህ ሀሳቦችን መጽሐፍ በሚያነብበት ወቅት ዋና ዋና ሀሳቦችን ጽፎ ቀድሞ ቢይዝ አሪፍ ነው። ሌላኛው ደግሞ ትምህርት ስንማር እንደ ጥያቄ አድርጌ እጽፋችኋለሁ ማለት ነው። የሆነ የሆነ ነገር በጥያቄው መሐል እየጻፍኩ እይዛለሁ ማለት ነው። ስለዚህ መጻፍ እወዳለሁ

በዶ እግርህን መራመድ ታውቃለህ አሪፍ ጥያቄ ነው አሁን ድሮ ድሮ ነው እንጂ አሁን ባዶ እግር እሚራመድ ሰው የለም። ፈልጎ ቤት ለቤት የሆነ ስራ ስንሰራ ለምሳሌ ሳሎን ላይ ሆነን ባዶ እግር እንንቀሳቀሳለን እንጂ እንደ ድሮ ባዶ እግር እሚሄድ ሰው የለም። ለምሳሌ ቤት ላይም የሆነ ውጪ ስንወጣ ለምሳሌ በዛኛው ውጪ እና ነጠላ ጫማ አስቀምጠን ዋና ጫማችን እስከምንለብስ እዛ ነው የምንቀሳቀስ አብዛኛው ጊዜ ስራ ቦታ ስንሄድ። ጫማ አድርገን ነው የምንሄድ ይሄም ጫማ አድርጎ መሄድ ደግሞ የተለያየ የራሱ የሆነ ጥቅም አለው። ለምሳሌ ስለታማ ነገሮች እጃችን እግራችንን እንዳይቆርጡ። ይሄን ጫማ አድርጎ መሄድ በጣም ይመጋራል በጤና አንፃርም ጫማ አድርጎ መሄድ በጣም አሪፍ ሀሳብ ነው ማለት ነው። ስለዚህ ስለዚህ ሁሉም ሰው ጫማ አድርጎ መሄድ አለበት። ስለዚህ ባዶ እግር የሚሄድ ሰው የለም። አሁን ምክንያቱም ሁሉም ዘመናዊ ነው። ሲጀመር በዶግር ማለት ድሮ ድሮ አባቶች ሲሄዱ የነበሩን ምክንያቱም ጫማ በማይኖርበት ሰዓት ነው እንጂ። አሁን ካለ ጫማ እሚንቀሳቀስ የለም። ባዶ እግር መሄድ ራሱ ጤናማ ኑሮ ለመኖር በጣም አስቸጋሪ ነው። ምክንያቱም የተለያዩ ስላታማ ነገሮች ሊቆርጡን ስለሚችሉ። እነዚህ ስለታማ ነገሮች እንዳይቆርጡን ራሳችንን ጫማ በማድረግ መከላከል አለብን ብዬ አስባለሁ

ብዙ ሰነዶችን ታዘጋጃለህ? አዎ ብዙ ሰነዶችን አዘጋጃለሁ። ምክንያቱም ሰነዶች ስንል ለምሳሌ የተለያዩ ነገሮችን መረጃዎችን የያዙ ዶክመንት ሆኖ የተቀመጡ ዶክመንቶች ወይም ሰነዶች ናቸው። ስለዚህ እነዚህ ሰነዶች በጣም አሪፍ ናቸው በጣም አስፈላጊ ናቸው። ሰነድ ስንል ለምሳሌ በስራ ቦታ የተለያዩ መረጃዎችን ለስራ የሚጠቁሙ መረጃዎችን አንድ ላይ ተሰናድቶ ሲቀመጡ እነዚህ ደግሞ ቤተ መጽሐፍት ላይ ሊቀመጡ ይችላሉ ወይም የስራ መስሪያ ቤት ላይ ሊቀመጡ ይችላሉ። እነዚህ ሰነዶች ሌላ ቀን ስለሚያስፈልጉን እነዚህ ሰናዶችን አዘጋጅተን በሰነድ መልኩ ማስቀመጥ ጥሩ ነው። ምክንያቱም እነዚህን መረጃዎቹ ወደፊት ሲያስፈልጉን ቶሎ ለማግኘት ሲባል እነዚህ ሰነዶችን ገልብጠን ስለምናገኝ እነዚህ ደግሞ በጣም አሪፍና ጠቃሚ ስለሆኑ እያንዳንዱ ሰው ሰነድ ማዘጋጀት አለበት ብዬ ነው የማስበው። ስለዚህ እኔ ሰነዶችን በብዙ ጊዜ አዘጋጃለሁ ማለት ነው

ብዙ ትንሽ ሳለ ይላል ወይም ትንንሽ ሳለ እንዴት ነው? ትንንሽ ሳለ ማለት እኛ ህፃን እያለን ምናረገውን ድርጊት ነው ማለት ነው። ስለዚህ ብዙ ትንሽዬ ያለ ብዙ ነገሮችን እናደርጋለን ለምሳሌ ትንሽነት በጣም ጥቅም አለው። ምክንያቱም ትንሽ ስትሆን ምንም በቃ ጥፋት ቢታጠፋ እንኳ ቤተሰቦቹ ህፃም ነህ ተብለህ ትከበራለህ ይሄ ደግሞ በጣም ጥሩ ነገር ነው። በጣም ደስ ሚል ነው። ሁሉ ሰው እንደዚህ ትንሽ ያለውን ህይወቱ ዞሮ ሲያዩ ሌላ ሆኖ ነው የሚታየው። እና ስለዚህ ትንሽ ያለን ያሳለፍነው ጊዜው ምኑ ጨዋታው እና ቤተሰብ ሲያንከባክበን የነበረው እንክብካቤ በጣም ነው ሚያስደስተን ዞረን ስናስብ። ስለዚህ ሁሉም ሰው ትንሽ የነበረውን ጊዜ በጣም ነው የሚያስታውሰው። ስለዚህ ይሄ ትውስታ ደግሞ የሚመጣው በተለይ ቤተሰብ እንክብካቤ ውስጥ የነበርንበት ጊዜ ስንቋሽሽ ሲያጥፉን ጋላ ልብሳችንን አቋሸን ስንመጣ ሲያጥፉልን ቤተሰቡ እናቶቻችን በጣም ሲያንከባክቡን የነበረ ጊዜ ስለምናስታውስ ሁሉም ብዙ ትንንሽ ሳሉ የነበረውን ጊዜ ሁሉ ሰው ያስበዋል ማለት ነው

በእጅ መሸመን ታውቃለህ? እኔ መሸመን አላውቅም ግን በሸማ የተሰሩ ልብሶችን መልበስ ደስ ይለኛል። ለምሳሌ ነጠላ ኩታ እና የተለያዩ ለቤተሰብ አልበሳት ቃሚስ እነዚህ እነዚህ ልብሶችን መግዛት እና ቤተሰብ አባላትም እንዲለብሰው እመክራችኋለሁ ማለት ነው። ስለዚህ እነዚህ ልብሶች ደግሞ ለሁሉ ጥሩ ነው። በጅም መሸመን እኔ ባላቅም የሻማ ስራዎችን ግን እንለብሳቸዋለን ምክንያቱም የሀገራችን ልብስ። እንትኑ እንዲያድግ ምክንያቱም የልብሳችን እንትን እንዲያድግ ያደርጋል ማለት ነው። ስለዚህ ሁሉም ሰው እነዚህን ሻማ እንትኖችን ማልበስ አለበት ለሌላ ሀገር መስተዋወቅ አለብን ብዬ አስባለሁ። ስለዚህ የሸማን ስራዎች በጣም አሪፍ ናቸው ብዬ አስባለሁ።

ምን አይነት ዳቦ ትወድሃለህ? ዳቦ እኔ ብዙም ዳቦ ጋር ፍቅር የለኝም። ያው ከጥያቄው አንፃር ግን ለስለስ ያሉ ዳቦዎች ቢሆኑ ይሻላል። ምክንያቱም እነዚህ ለስለስ ያሉ ዳቦዎችን መብላት ነው የምወደው። ለምሳሌ ደረቅ ደቦች አሉ እነዛ ለሆድም አይመቹም። ትንሽ ጨጓራ በሽታም ስላለብኝ ለስለስ ያለ ነገር ይመቸኛል። በጥቅሉ ግን ደቦ ላይ እምብዛም አይደለሁም ብዙም አልወድም ማለት ነው። ስለዚህ እኔ ምን አይነት ደቦ እወዳለሁ? ለስለስ ያሉ ደቦዎችን እነዝ ለስለስ የሉ ደቦዎችን እምባላባቸው። እንትኖች አሉ ለምሳሌ በማር አርጌ ቁርስ ቁርስ ላይ። በማር በለውዝ ቅቤ አድርጌ ቁርስ ላይ አብዛኞቹን መመገበው። ሌላ ሰዓት ምሳ ሰዓት ምናምን እራት ሰዓት መብላት ደስ አይለኝም። ምክንያቱም ዳቦዎችን በቁርስ ሰዓት ላይ መብለት ምወድ። ስለዚህ ብዙም ጊዜ ዳቦ ምበላው ቁርስ ቁርስ ብቻ ነው

ማወኘት ትችላለህ በጣም አሪፍ ጥያቄ ነው? አዎ ማወኘት እችላለሁ ምክንያቱም እኔ መዋና የቻልኩበት አንደኛ ምክንያት። እኛ አቅራቢያ ወይም እኛ አካባቢ ትልልቅ ውሃዎች አሉት እነዚህ ወንዞችም። ዶራ አርዲ እና ዶንዶር ይባላሉ። በጣም ትልልቅ ወንዞች ናቸው። እነዚህ ዋንጫ አቀራቢያ ስለምኖር አብዛኛው ግዜ ሁሉም ሰው ዋና ይችላል ማለት ነው። ምክንያቱም ልብስ ምንናትበው እዛ ነው። ገላም ምንታጠበው እዛ ነው። ሁሉ ውሏችን እዛ ውሃ ዳር ስለሆነ ሁሉም ሰው ዋና ይችላል ሁሉም ሰው እንትን ይዋናል ማለት ነው። ስለዚህ ዋና መቻሌ አንደኛው ጓደኞቹ አብዛኛው ግዜ በህጻነት ጀምሮ እዛው ውሃ ዳር ያደጉ ናቸው። እነሱ ጋ በምዞርበት ሰዓት እኔም ሳልፈልግ ዋና ለመድኩ ማለት ነው። ሌላኛው ደግሞ የው ጥቅም አለው ዋና መልመደ እራሱ ጥቅም አለው። ምክንያቱም አሁን አሁን ሁሉም ዋናተኛ ሁኖ ዋና አንድ ስፖርት ዘርፍ ስለሆነ ዋና ማልመድ በጣም አስፈላጊ ነው ብዬ አስባለሁ። እንደኔ አስተሳሰብ

ብስክሌት ትገልባለህ አሪፍ ጥያቄ ነው አዎ ብስክሌት መገለብ እችላለሁ ብስክሌት መገለብ አሪፍ ነው በጣም ደስ የሚል ነው። ስፖርት ነው ስለዚህ ሁሉም ሰው ብስክሌት መገለብ አለበት። ብስክሌት መገለብ በጣም ደስ የሚል ነው ምክንያቱም ብስክሌት ምንገልባቸው አንደኛ የሆነ ከተማ ስራ ስትላላክ ስራ ለስራ። መላላቂ ይሆናል ማለት ነው በብስክሌት ሮጠነ በእግር ከምትሄድ ወይም ታክሲም ብር አውጥተን ከምትሄድ ብስክሌት ብንችልና ብስክሌታችንን ገዝተን የምንፈልገው ቦታ እንደፈለግን በእኛ በሰአት ሳንቸርስ የታክሲ ወራፋ ሳንቸረስ በብስክሌታችን። ስፖርት ነው ስለዚህ ሁሉም ሰው ብስክሌት መገለብ አለበት ብስክሌት መገለብ በጣም ደስ የሚል ነው። ምክንያቱም ብስክሌት ምንገልባቸው አንደኛ የሆነ ከተማ ስራ ስትላላክ ስራ ለስራ መላላቂ ይሆናል። ማለት ነው በብስክሌት ተሮት በእግር ከምትሄድ ወይም ታክሲም ብር አውጥተን ከምትሄድ ብስክሌት ብንችልና ብስክሌታችንን ገዝተን የምንፈልገው ቦታ እንደፈለግን በእኛ በሰአት ሳንቸርስ የታክሲ ወራፋ ሳንቸረስ በብስክሌታችን

ምን አይነት ሙዚቃ ትወዳለህ? አሪፍ ጥያቄ ነው አብዛኛውን የምወደው ሙዚቃ ለስለስ ያለና የድሮ ሙዚቃ ነው ስለዚህ ሙዚቃ ምክንያቱም አንድ ሙዚቃ ትምህርት የምናገኝበት። የሀሳብ የምናገኝበት። ማናውቀውን አካባቢ የምናውቅበት ሀገር እንድንወድ የሚያደርጉ ሙዚቃዎች አሉ። ለምሳሌ ስለ ሀገር ፍቅር የተዘፈኑ ሙዚቃዎች አሉ። እነዛን በምንሰማበትም ጊዜ እኛም ሀገር ፍቅር እንዲኖረን ያደርገናል ማለት ነው። ስለዚህ ሀገራችንን የበለጠ እንድናውቅ እነዚህ ሙዚቃዎች ያነሰሱናል። ስለዚህ እንደዚ አይነት ሙዚቃዎችን በመስማት የሀገርን ታሪክ ማወቅ የሀገርን ህዝቡን መልከ ምድሩን ማወቅ ይቻላል ማለት ነው። ስለዚህ እነዚህ ሙዚቃዎች ከመነሳሳት አብልቶ እኛ እዛ ስሜታዊ ሆነን እዛ ሀገር ፍቅር። እንድንገባ ያደርጉናል ማለት ነው። እነዚህ ስራዎቹ በጣም ደስ የሚሉ ናቸው። በተለይ ድሮ ድሮ ሙዚቃዎቹ በጣም በዚህ የተካኑ ወይም ለሀገር ጠቃሚነታቸው የጎላ ነው ማለት ነው። ስለዚህ ከምሰማባቸው አሁን የድሮ ሙዚቃዎች እነ ጥላሁን ገሰሰ እነ ማሙድ አህመድ እነ አስቴር አወቀ እነዚህ ሙዚቃዎች በጣም ነው የሚመቹኝ